ሽማግሌዎችን አከብራለሁ እኛው አንድ የሆነ ቦታ አሁን ለምሳሌ የሆነ ሰልፍ ላይ ሆኖ ከሆነ ልቅደም ካሉኝ አስቀድማቸዋለሁኝ። ሌላው ደግሞ የተቸገሩት ነገር የምችለው ነገር ከሆነ ሊጠቅማቸው ብዬ እረፉ ብዬ የተቸገሩትን ነገር ለመርዳት እሞክራለሁኝ። ሌላው በተለይ አንዳንድ ቦታ ላይ ትራንስፖርት ላይም ሊሆን ይችላል። ቆመው ታክስ እንትን ላይ ባስ ላይ ቆመው እየሄዱ ከሆነ ቁጭ በሉ ብዬ እጋብዛችኋለሁኝ ትሪት አደርጋለሁ። ሌላው ደግሞ በአካባቢዬ የሆነ እቃ ይዘው እየሄዱ አይቻቸው ከሆነ ለመቀበል እሞክራለሁ ለማገዝ ቦታ ራሱ ስጠይቁ የሆነ አከባቢ ስጠይቁ በደንድ ጠቁማለው ምልክት ሰጣቸዋለው። እና ሽማግሌዎችንም ሆነ አሮጊቶችን በስርዓት ለመርዳት ዝግጁ ነኝ አደርገዋለሁ።

የሽያጭ ግቦች አሉኝ አዎ ለምሳሌ አሁኑ አንዱ የሽያጭ ግቤ ምንድነው የምኖርበትን ቤት መሸጥ እፈልጋለሁ። የምፈልግበት አካባቢ ሌላ መግዛት እፈልጋለሁ። ግን ስሸጥ ምክንያታዊ ሆኜ ነው የምሸጠው። ሽጨ ገንዘቡን በአግባቡ ማስቀመጥም እፈልጋለሁ። ይሄ ነው። ሌላው የሽያጭ ግቤ። መሬት ገዝቼ ቤት ከሰራሁ በኋላ የተረፈኝን ብር ባለኝ ብር ላይ ጨምሬ ቆንጆ የራስ መንቀሳቀሻ መኪና መግዛት እፈልጋለሁ። ያ መኪና ደግሞ ስራ እንዲሰራ አፈልጋለሁ ለምሳሌ ራይድ እንዲሰራልኝ አደርጋለሁ። ይሄ ነው ያለኝ እቅድ።

የምወደው ሽታ ለስለስ ያለ የሽቶ ሽታ እወዳለሁኝ። ሌላው ደግሞ በቃ ብዙ ሽታ እጣን ሽታ እወዳለሁ። የእጣን ሽታ ያ ማለት እጣን ለስለስ ያሉ እጣኖች ቤቴ ውስጥ ብዙ ጊዜ አጨሳለሁኝ። ሽታቸው በጣም ደስ ይለኛል። እና የእጣን ሽታ በጣም ፓወር ያለው ሳይሆን ደስ የሚሉ እጣሎች አሉ። በጣም ቤት ላይ ሽታቸው የሚቀር፣ እንደሱ አይነት ሽታ እወዳለሁ። ሌላው የኬክ ሽታም ደስ ይለኛል። የሽቶ ሽታ ለስለስ ያለ ሽቶ ሽታ ደስ ይለኛል። የእጣን ሽታ ደስ ይለኛል። እነዚህ በቃ ደስ የሚሉኝ የምላቸውን እነኝህ ናቸው።

በመንገድ ላይ ምግብ ትገዛለህ ወይ? እኔ በየመንገዱ ምግብ አልገዛም። የምገዛው በብዛት ቺፕስ ደስ ይላኛል። ቺፕስ እገዛለሁ። ማስቲካ እገዛለሁ። ሌላው ደግሞ ልገዛ የምችለው አትክልት ነገር ቡርቱካን ሞዝ። ነገር ገዝቼ ወደ ቤት ይዤ እገባለሁኝ። እንደዚህ አድርጌ እቤቴ አምጥቼ ነው የምጠቀመው እንጂ እዛው መንገድ ላይ ምንም አይነት ምግብ እየበላሁ መሄድ አልወድም። እቤቴ ግን የገዛሁትን ነገር ይዤ ከመንገድ ጥሩ ነገር ካገኘሁ ልገዛ እችላለሁኝ። ለምሳሌ እንደ ቺፕስ አይነት ነገር ዳቦ ዳቦ ገዛለሁኝ። እንደሱ አይነት ነገሮችን ይዤ ወደ ቤቴ እመጣለሁ። ቆቆር አንዳንዴ አሳምቡሳም እገዛለሁ ደስ ይለኛል እሱ። እሱንም ገዝቼ ወደ ቤቴ እገባለሁኝ

የእኔ ትውልድ ከተማ አሰላ ሚባል አገር ነው። አሰላ በጣም ከአዲስ አበባ ናዝሬት ከናዝሬት አሰላ መቶ ሰባ አምስት ኪሎ ሜትር ነው። ቀጥታ ከአዲስ አበባ አሰላ ትራንስፖርቶች አሉ። ቀጥታ ከአዲስ አበባ ሰላማ አለ አንድ መቶ ሰባ አምስት ኪሎ ሜትር በሃይዌይ እስከ ናዝሬት ድረስ እንሄዳለን። ቀጥሎ ደግሞ በኖርማል መንገድ ነው ምኬደው። አሰላ ከተማ ትንሽ ቅዝቀዝ ያለች ሀገር ናት ብርዳማ ነገር ሚባል ነው። ሌላው ብዙ ሯጮች ከአሰላ ከተማ ፈልቋል ብዙ ሯጮች ይታወቃሉ። እና እነ ሃይሌ ገብረስላሴ ወደዛ ናቸው እነ ቀነኒሳ በቀለ ጥሩነሽ ዲባባ ደራርቱ ቶሎ ወደዛ ናቸው። እና ገብስ ይበጥልበታል ስንዴ አለ ጤፍም አለ። በጣም መልካም አገር ነው። ሌላው ደግሞ አሰላ ከተማ ላይ ጭላሉ ተራራ የሚባል ተራራ አለ እሱም አለ። እና አሰላ ከተማ በጣም ጥሩ ሀገር ናት። የተወለድኩበት ከተማ ይሄን የመሰሉ ነገሮች አሉት። እኔ የተወለድኩት ሀገር አሰላ ከተማ ነው።

መሬት ላይ መቀመጥ አዎ ይመቸኛል። በተለይ የተወሰነ ምንጣፍ ከተቀመጠ ተመቻችቼ ልቀመጥ እችላለሁ። መሬት ላይ መቀመጥ ደስም ይላል እረፍ ያደርጋል። እና መሬት ላይ እቀመጣለሁ። ብዙ ሰዎች በተለይ ህፃናቶች አሁን መሬት ላይ መቀመጥ ይወዳሉ። ለምን ለመጫወትም ስለሚያመቻቸው። እኛ ደግሞ የሆነ እርፍ ለማለት አንዳንዴ መሬት ላይ መቀመጥ ደስ የሚል ነገር አለው። በተለይ ወደ ሀረር ድሬድዋ አካባቢ በብዛት አንጥፈው መሬት ላይ ነው የሚቀመጡት። እና ብዛት እዛ አካባቢ እንደዚህ አይነት ነገር አለ። እኔ እንደውም በሆነ አካባቢ ስልጤ የሚባል አካባቢ ኖሬያለሁ። እዛ አካባቢ በብዛት መሬት ነው የሚነጠፈው በቃ። የትኛውም ቤት ሲገባ መሬት ተነጥፎ ማንም ሰው መሬት ላይ ነው የሚቀመጠው። ምንጣፉ ላይ እና የሆነ አጋጣሚ ገጥሞኝ ስላየሁት ደስ የሚል ነው።

አዲስ ቴክኖሎጂ መማር ትወዳለህ? አዎን እወዳለሁኝ ደስ ይለኛል። ለምን ዘመኑ ያው የቴክኖሎጂ ዘመን እንደመሆኑም መጠን። አዲስ ቴክኖሎጂዎችን መማር ያስደስተኛል። አንድ በራሴ ላይ የተለያዩ ስኪሎችን እጨምራለሁ። ጨመርኩ ማለት ደግሞ እውቀቴን አዳብራለሁ። እና ይሄ ጥቅም ነው። ገንዘብ አገኝበታለሁ። የተለያዩ ቴክኖሎጂዎችን ተጠቅሜ ገንዘብ ማግኘትም እችላለሁ። ኑሮዬን አሳድግበታለሁ ሀገርን እጠቅምበታለሁ ህይወቴን አሻሽልበታለሁ ስለዚህ ቴክኖሎጂን መማር እወዳለሁኝ። በመማሬም ደሞ ጥቅም እንደማገኝ ስለማቅ ነው። እና ከዘመኑም ጋ ከጊዜውም ጋ አብሮ መሄድን የሚያሳይ ነገር ስለሆነ። ማንም ሰው ቢሆን። ኒው ቴክኖሎጂን መጠቀም ቴክኖሎጂዎችን በመማር ራሳቸውን ማሳደግ ይቻላል። እና ዘመኑ የቴክኖሎጂ ዘመን ስለሆነ። ከዘመኑ ጋር አብሮ ለመሄድ የግድ አዳዲስ ቴክኖሎጂዎችን መማር ያስፈልጋልም። እወዳለሁማ እና ይሄ ነው

አይ ጨው አልወድም ብዙ እኔ በጣም ሚገርመው ጨው በጣም በልኩ ነው ምወደው። ጨው ሲበዛ እንደውም መብላት አልወድም። እና ጨው በልኩ ነው ምወደው። ጨው ያው ለሰውነታችንም ሲበዛም ጥሩ አይደለም። በጣምም ደሞ ሁሌም ደሞ ጨው የሌለበትም ምግብ ስንበላ ጥቅምም ጣዕምም የለውም። ሌላው ሰውነታችንም የተወሰነ ያሀል ጨው የሚያስፈልገው ይመስለኛል። ስለዚህ ጨው ያስፈልጋል። ግን ያው በልኩ ነው። ሰውነታችን የሚፈልገውን አሃል ጨው እመገባለሁ እንጂ በጣም ጨው አልወድም። እኔ ጨው ሲበዛ እንደውም በቃ መብላት ሁሉ ያስጠላኛል። በብዛት እኔ አነስ ያለ ጨው ነው ምበላው። በጣም ጨው ሲበዛ ተጠቃሚ አይደለሁም። ውስጤ ራሱ ይረበሻል ጨው የበዛበት ምግብ ስበላ ምላሴም ሰውነቴም ውስጤ በቃ ጥሩ ስሜት የለኝም። ስለዚህ ጨው የበዛበት ምግብ መመገብ ብዙም ፍቃዴ አይደለም። ስለዚህ ጨው የበዛበት ምግብ አልበላም አልወድም ብዙ ጨው አልወድም

የመንገዴን ስም አላው ኮዬ ነው የሚባለው እኔ የመንገዴ ስም ኮዬ ይባላል ሌላ ስም እንኳን የለውም። ግን የኛ አካባቢ። ከመገናኛ እንትን ይመጣል ከመገናኛ ጎሮ ከጎሮ ኮዬ። ኮዬ ማለት ከኮዬ ደግሞ አደባባይ ከአደባባይ መስቀለኛ እሚባል ቦታ አለ። ከመስቀለኛ ደግሞ ቀጥታ ንፋስ ስልክ ይባላል። ከንፋስ ስልክ ደግሞ በኮብልስቱኑ ተደርጎ ትምህርት ቤቱ ጋር ነው የሚባለው የኛ መንገድ። ትምህርት ቤቱ ማለት ሁለት ትምህርት ቤቶች አሉ። ኢለመንተሪ የህፃናት ትምህርት ቤት እና እኔ ከአንደኛ እስከ ስምንተኛ ክፍል ያሉበት ትምህርት ቤት አለ። እዛ ትምህርት ቤት ፊት ለፊት ነው የእኛ አካባቢ። ያ መንገድ ትምህርት ቤቱ መንገድ ይባላል። ሌላ ስም የለውም እስካሁን ድረስ ከሰማሁት እንደዚህ ሲባል እሰማለሁኝ ብዙ ጊዜ። እና ትምህርት ቤቱ ጋር ያለው መንገድ ነው እሚባለው ወይንም በቤተሰብ ግሮሰሪ የሚያስኬደው መንገድ ይባላል። የእኛ አካባቢ ይሄ ነው። የመንገዴ ስም ይሄ ነው ሌላ ስም የለውም።